አዎ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ። ከጎረቤቶች ጋር ጥሩ ግንኙነት መኖሩ በጣም ጠቃሚ እንደሆነ ይሰማኛል። ከጎረቤቶች ጋር እርስ በእርስ መከባበሩ እንዲሁም እርስ በእርስ መረዳዳቱ እንዲሁም ሰላማዊና ደስታኛ የሆነ አካባቢ ለመፍጠርም በጣም ትልቅ አስተዋጽኦ አለው። እንዲሁም ችግሮች በሚኖሩበት ጊዜ እርዳታ ማበርከት በጣም አስፈላጊ ነው። ስለዚህ ከጎረቤቶች ጋር ጥሩ ግንኙነት መኖሩ ለራሳችንም ጠቀሜታ አለው። ለአካባቢውም ሰላም ይሰጣል ምክንያቱም አካባቢው ሰላም ይሆናል ጥሩ ግንኙነት ይኖራል። በደስታም በሀዘንም ጊዜ አብረህ እርስ በእርስ ትካፈላለህ። ስለዚህ ከእነሱ ጋራ ጥሩ ግንኙነት ማድረጉ በጣም አስፈላጊ እንደሆነ ይሰማኛል። ስለዚህ እንግዲህ አንደኛው መንገድ ያው ሰላምታ መፍጠር ነው ከጎረቤቶች ጋር ሰላም መባባል በጣም አስፈላጊ ነው። ሰላም የምትባባል ከሆነ እርስ በእርስ ጥሩ ግንኙነት ይኖርሃል ስለዚህ ከጎረቤቶችህ ጋር ጥሩ ግንኙነት መኖሩ ለራስህ በጣም ጠቅሜታ አለው አንደኛ ሰላም ይሰጣል። ጥሩ አካባቢ በአካባቢም ደስተኛ ትሆናለህ በመኖርህ እዛ አካባቢ እንዲሁም ደግሞ እንደነሱም ቢሆን ጥሩ ነው በጣም ሰላምታ ይሰጣቸዋል እረፍት ይኖራቸዋል። ካንተ ጋር ጥሩ ግንኙነት ካላቸው ግን ጥሩ ግንኙነት ከሌለ። በጣም አስቸጋሪ ነው። ምክንያቱም ሰላምህ ሊጠበቅ አይችልም እነሱም ሰላማቸው አይጠበቅም እርስ በእርስ ሁል ጊዜ እንደተናቆራችሁ ልትኖሩ ትችላላችሁ ማለት ነው። ስለዚህ እንግዲህ ጥሩ ግንኙነት ለመጠበቅ የሚረዳው የመጀመሪያው ሰላምታ መስጠት ነው። ሰላምታ በጣም አስፈላጊ ነገር ነው። እርስ በእርስ ዘና ያለ መንፈስ እንዲኖር ያደርጋል ለነሱም ጥሩ ሀሳብ እንዳለ ያሳያል። ሌላው ደግሞ እርስ በእርስ መከባበር ነው። ከሰላምታ በተጨማሪ ደግሞ አክብሮትን ማሳየት በጣም አስፈላጊ ነው። ደግ እንድትሆን አክባሪ እንድትሆን የሚያደርግ ነገር ነው። ሌላው በችግር ጊዜ መርዳት ስለዚህ ጎረቤቶችህን እንግዲህ ያው በደስታ ብቻ ሳይሆን አብረህ የምትካፈለው ችግር ሲያጋጥምህም ሄደህ እነሱን መርዳት በጣም አስፈላጊ ነገር ነው። ሌላው ግጭትን በሰላም መፍታት ነው ስለዚህ ግጭትን ደግሞ እርስ በእርስ ያው የግጭቱ ምክንያቱ ምንድነው? ብለህ መወያየት ያስፈልጋል ከእነሱ ጋር ከዛ የሰላም አቅጣጫ ታስቀምጣለህ በዛ ላይ አብረህ ትወያያለህ ማለት ነው። ስለዚህ እንግዲህ ከጎረቤቶች ጋር ሰላም ለመኖር ወይንም ጎረቤቶች ጋር ጥሩ ግንኙነት እንዲኖርህ እነዚህን አራት ተግባሮች ሰላም በስህተት ያስፈልጋል መከባበር ያስፈልጋል በችግር ጊዜ መርዳት ያስፈልጋል ግጭትን ደግሞ በሰላም መፍታት ያስፈልጋል ማለት ነው

አዎ ፀጉርን መንከባከብ በጣም አስፈላጊ ነው እኔም ያው ፀጉሬን መንከባከብ በጣም ነው እምወደው። ግን ፀጉርን መንከባከብ በጣም አስፈላጊ ተግባር እንደሆነ መመልከት ይቻላል። ፀጉሬ ጤናማና ብሩህ ይሆናል። እንዲሁም ደሞ ፀጉሬን እምትከባከብ ከሆነ ማለት ነው ጥቅሞቹ እነዚህ ናቸው ፀጉርህ ጤናማ ይሆናል እንዲህ ብሩ ይሆናል። ከዚህ በተጨማሪ ደሞ የመነቃቀል የመውደቅን ነገር ይቀንሳል ማለት ነው። የራስ ቆዳ ጤናንም ይጠብቃል ስለዚህ ፀጉርህም ብቻ ሳይሆን ውስጥ ያለውን ቆዳህንም ጭምር ይጠብቃል ማለት ነው። ስለዚህ እንግዲህ በተለይ ደሞ ለዚህ ከወንዶች ይልቅ ሴቶች ናቸው ብዙ ጊዜ ለፀጉራቸው ጊዜ እሚፈጁት ቅቤ ይቀባሉ አቮካዶ ይቀባሉ የማይቀቡት ነገር የለም። ስለዚህ ከዛም ደሞ የተለያዩ አይነት ቅባቶችን ይጠቀማሉ በሻምፖም ይታጠባሉ ከዛ ፀጉር ቤት ሄደው ደግሞ ፀረባቸውን ይሰራሉ። ስለዚህ እንክብካቤው በጣም ከፍተኛ እንደሆነ መመልከት ትችላለህ ያም ደግሞ እንድታምር ቆንጆ እንድትሆን ያደርግሃል እንዲህ አይነት እንክብካቤ ማድረጉ። ስለዚህ ፀጉርን መንከባከቡ በጣም አስፈላጊ እንደሆነ መመልከት ትችላለህ። አንደኛ ፀጉርህ ጤናማ ይሆናል ብሩህ ይሆናል ሁለተኛ ከመነቃቀል እንዲሁም ከፀጉሬህ ላይክ ከመነቃቀል ልትድን ትችላለህ ጥሩ ጤንነት ይኖራል። በሶስተኛ ደረጃ ደሞ ከፀጉርህ አልፎ ደግሞ የራስህ ቆዳ ራሱ ጤናማ እንዲሆን ያደርገዋል ማለት ነው። ስለዚህ ፀጉርን መንከባከብ በጣም አስፈላጊ የሆነ ነገር ነው ማለት ነው። የምትንከባከበው በምን አይነት መንገዶች ነው ካልን በተደጋጋሚ መታጠብ አስፈላጊ ነው። ያው እኔ በእርግጥ በሳምንቱ ሁለት ቀን ነው እምታጠበው ሮብና እሁድ ነው ሻወር እምወስደው በዛ ጊዜ ፀጉሬን እታጠባለው ማለት ነው። ሌላው ዘይት መቀባት ነው እንደ ኮኮናት የመሳሰሉ ኮኮናት ዘይት ደግሞ በጣም ተፈላጊ ኮኮናት ነው። ለሰውነት ለቆዳህም ሆነ ለጸጉርህ ከፍተኛ የሆነ ጠቀሜታ አለው። ሌላው ሙቀት ብዙ አለመጠቀም ነው ስለዚህ ሙቀት ውስጥም ያው መግባት ጥሩ አይደለም ማለት ነው። ሌላውን እንግዲህ ፀጉርህ እንዲፋፋ ቆንጆ ሆኖ እንዲገኝ ከተፈለገ ደሞ ጤናማ የሆኑ ምግቦችን መመገብ በጣም አስፈላጊ ነው። ለፀጉር ለቆዳ አጠቃላይ ጥሩ ጥሩ የሆኑ መግባባቶችን መመገብ የተመጣጠነ ምግብ ብትመገብ ፀጉርህም ጥሩ ይሆናል ማለት ነው። ስለዚህ እነዚህን መንገዶች እምትተገብር ከሆነ መታጠብ በጣም አስፈላጊ ነው። ቅባት መቅባት እንደ ኮኮናት የመሳሰሉ ዘይቶችን መጠቀም አስፈላጊ ነው ሙቀት ብዙ አትጠቀም ፀጉርህ ላይ ጤናማ የሆኑ የተመጣጠኑ ምግቦችን እምትመገብ ከሆነ ፀጉርህ እየፋፋ ይሄዳል ማለት ነው። ስለዚህ እነዚህን ነገሮች መጠቀም አስፈላጊ ነው ማለት ነው።

እኔ ሁል ጊዜ አዳዲስ ነገሮችን መማር ማወቅ በጣም ደስ ይለኛል። በተለይ አዳዲስ ነገር ማወቅ የምፈልገው አዳዲስ ቋንቋዎችን መማር ደስ ይለኛል። ከዚህ በፊት ፈረንሳይኛ በተወሰነ ደረጃ ተምሬ ነበር ቤዚክ የሆኑ መሰረታዊ የሆኑ የፈረንሳይኛ እውቀት ነው ያለኝ። እና ያንን ባሳድገው ደስ ይለኛል ከሀገር ውስጥ ደግሞ አዳዲስ ቋንቋዎች ኦሮምኛ እንዲሁም ትግርኛ ቋንቋዎችን ብማር በጣም ደስ ይለኛል። ያው ከሰው ጋር ትግባባበታል አዳዲስ ቋንቋ ማወቁ በጣም አስፈላጊ ነው። ሌላው ቴክኖሎጂ እና። ፕሮግራሚንግ የመሳሰሉትን ከ ከኮምፒውተር ጋር የተያያዙ ነገሮችንም ብማር ደስ ይለኛል። ከቴክኖሎጂ ከኮምፒውተር ጋር የተያያዙ ነገሮች ምክንያቱም በአሁን ሰዓት አለማችን በቴክኖሎጂ በከፍተኛ ፍጥነት እየሄደች ነው ያለችው። ስለዚህ ራስህን ከእነዚህ ነገሮች ጋር አስማምተህ ካልተገኘህ ስራ ማግኘትም ሆነ ለሌላዎች ነገሮች ማግኘት በጣም አስቸጋሪ ነው የሚሆንብህ። ስነ ጥበብ ስለ ስዕል ስለ ሙዚቃ ባውቅም ደስ ይለኛል ሙዚቃ በተለይ በጣም ነው የምወደው እነሱንም ባውቅ ደስ ይለኛል። ስነ ልቦና ሰዎች እንዴት ነው የሚያስቡት እንዴት ነው የሚረዱት የመሳሰሉትን ነገሮች ማወቅም በጣም የሚያስደስት ነገሮች ናቸው እነዚህ በዋነኝነት ማወቃቸውን የምፈልጋቸው ነገሮች ናቸው። ከእነዚህ በተጨማሪም ደግሞ ሌሎች ማወቅ አዳዲስ መማር የምፈልጋቸው ነገሮች አሉ። የንግድ እውቀት ቢኖረኝ ደስ ይለኛል። እንዴት ነው ነው መጀመር የሚቻለው ንግድ ነጋዴ መሆን የሚቻለው እንዴት ነው? የገንዘብ አስተዳደርን በተመለከተ ቁጠባ ኢንቨስትመንትን የመሳሰሉትን ነገሮች እነሱንም ባውቅ በጣም ደስ ይለኛል። ከዚህም በተጨማሪ የሰው ግንኙነት ክህሎት። ሰዎችን በቀላሉ እንዴት ነው መግባባት የምትችለው ከሰዎች ጋር እንዴት ነው በቀላሉ? አንዳንድ ነገሮችን ማድረግ የሚቻለው የሚሉትን ነገሮች። ማወቁ በጣም አስፈላጊ ነው የጊዜ አስተዳደር ጊዜን ደግሞ በትክክል መጠቀም እፈልጋለሁ። ዲጂታል ማርኬቲንግ ሲባል እሰማለሁ ምንድነው? በማህበራዊ ሚዲያ ላይ ስለመስራት የመሳሰሉትን ነገሮች እነዚህንም ማወቁ በጣም አስፈላጊ ነው። ስለዚህ አዳዲስ ነገሮች ማወቅ ለራስህ ነው የሚጠቅም ራስህን ከሌሎች ነገሮች ጋር አፕዴት እያደረግክ ትሄዳለህ ማለት ነው። ይሄ ምግብ ማብሰል ያው ምግብ በእርግጥ በተወሰነ መንገድ መሆን ሰዓት በዩቲዩብ በተለያዩ ነገሮች ላይ መመልከት ትችላለህ ቤት ቁጭ ብለህ። ያን ያህል ብዙም ባይሆንም ግን እሱንም ደግሞ ገብቼ ብማር ደስ ይለኛል። እውቀት ማግኘት ነው በተለይ ደግሞ ፒያኖ ደግሞ ባጠና ሙዚቃ ቅድም እንደነገርኩህ ብማር ደስ ይለኛል። እነዚህን ነገሮች እንግዲህ አዳዲስ ነገሮችን መማር የምፈልጋቸው ነገሮች ናቸው ማለት ነው።